ምን ያህል የኔ ጊዜ መጽሐፍ ታነባለህ? አነባለሁ። ልቦለድ መጽሐፎችንም አነባለሁ እንዲሁም ደግሞ ከራሴ ስኪል ወይም ደግሞ ከእኔ ከምሰራበት የትምህርት ሁኔታ አንፃር የሚያግዙኝን ወይም ደግሞ አፕዴት የማደርጋቸውን ነገሮች አነባለሁ። ለምን ያህል ጊዜ? ለ አይ ሙሉ ቀን አብዛኛው ጊዜ አነባለሁ።

ኢንተርኔት አለ አዎ አለኝ ኢንተርኔት አለኝ ነው ይሄን እየሰራሁበት ያለውን በኢንተርኔት ነው። አዎ ኢተርኔት አለኝ ኢተርኔት ለብዙ ነገሮች ትጠቀምበታለህ? ለምሳሌ የተለያዩ ኮርሶችን ለማንበብ ለመማር እንዲሁም ደግሞ ሰርች ለማድረግ ጎግል አይ የምጠቀምባት ኢንተርኔት አወ አለኝ።

ምን አይነት ጫማ ትወዳለህ? እኔ የምወደው የጫማ አይነት ቀለል ያሉ ቡትስ ጫማዎችን ነው። ያን ያህል ከበድ የማይሉ ቀለል ያሉ ለመልበስ የሚቹ የሆኑ ቡትስ ጫማዎችን አብዛኛውን ደግሞ ወደ ግሬይም ግራጫ ከለር ያላቸውን ጫማ አይነቶች እወዳለሁ።

የምትወደው ፍራፍሬ ምንድነው? እኔ ብርቱካን ብርቱካን በጣም ነው የምወድ በጣም ነው የምወድ ምናልባት ሰዎች ይዞ ካየኋቸው ልቀማቸው እችላለሁ በጣም ነው የምወድ። ምክንያቱም ፕሮቲን። ቫይታሚን ሲ ቫይታሚን ሲ ማለት ቫይታሚን ሲም ስላላቸው በጣም የምወዳቸው ፍራፍሬ ነው።

በእንጨት እሳት ማብሰል ታውቃለህ? አዎ አውቃለሁ የእንጨት ሰዓት አለ አይደል በዛ ምግቦችን እናበስላለን። ምክንያቱም መብራት ከለለ የመብራት ሀይል ከተቆራረጠ እኔ ላበስል የምችለው እንጨት እሳት አድርግና አያያዝ እና እሳቱን ከዛ ማብሰል የምፈልገውን ነገር አብስዬ እመገባለሁ።

የቅጥር ሂደት እንዴት ነው? አዎ የቅጥር ሂደት እንግዲህ መጀመሪያ፣ ሊያገባው የሚችለው የሚቀጥረው ሰው የስራ ስራ አፕላይ እንትን ያወጣል በዛ ምክንያት ተቀጣሪ የሚሆኑ ሰዎች ስራ አፕላይ ያደርጋሉ። ከዛ እነዛኞች የሚመጥናቸውን በእነሱ የስራ ዘርፍ ይሆነናል የሚሉትን ከመረጡ በኋላ ኢንተርቪው አድርገው ኢንተርቪውን ያለፈ ሰው፣ ተያዥ ያመጣና ፎርም ይሞላል፤ እኔ ከዚህ ድርጅት እንደሚሰራና ለዛ ድርጅት ደግሞ ያም ተቀጣሪው ዋስ ይዞ መጥቶ ያን ፕሮሰስ ከጨረሰ በኋላ፣ ከዛ ስራውን በአግባቡ ይቀጥላል ማለት ነው።

የድምጽ መልእክት ትልካለህ? አዎ እልካለሁ ቴሌግራም ወይም ደግሞ ዋትሳፕ ላይ ጓደኞቼ ጋር ወይም ከስራ ባልደረቦቼ ጋር ያለንን ሀሳብ ሼር ምንደራረገው አብዛኛው ድምጽ በመላላክ ነው። ስለዚህ ድምጽን በአግባቡ ድምጽ መላክን በአግባቡ የምጠቀም ሰው ነኝ።

ከስራ ሰዓት በኋላ ትሰራለህ የሚለው? አዎ ከስራ ሰዓት በኋላ እሰራለሁ። የስራ ሰዓት ከሁለት ሰዓት እስከ አስራ አንድ ሰዓት ነው። ከዛ በኋላ ደግሞ ያሉትን የግሌን ስራዎች እሰራለሁ አዎ። የኦንላይን ስራዎችን ማታ ላይ እሰራለሁ እስከ ምሽቱ ስድስት ሰዓት ድረስ። ባሉ ሰአቶች ውስጥ የራሴን ስራ አዎ እሰራለሁ።

የይለፍ ቃልህን ትጠብቃለህ? አዎ የለፍ ቃሌን እጠብቃለሁ። እኔ በአግባቡ ነው የለፍ ቃሌን የምጠብቅ ሁሌ ነው ቸክ የማደርገው። ምክንያቱም ሌላ ሰው አታክ እንዳያደርገኝ የይለፍ ቃሌን በአግባቡ ነው የምለው መጠብቀው።

መተግበሪያዎችን ታወርዳለህ አዎ አወርዳለሁ። ለምሳሌ አብዛኛው ጊዜ አወርዳለሁ። አሁን ለምሳሌ እንደ ባይናንስ እንደ ቤት ባይ አይነት ያሉ መተግበሪያዎችን አወርዳለሁ እጠቀማለሁ። እንዲሁም ስናፕሻ እንደ ቲክቶክ አይነት ሶሻል ሚዲያም ይሁን ብቻ መተግበሮችን አውርጄ እጠቀማለሁ

ስራህ አድካሚ ነው? የኔ ስራ አድካሚ አይደለም። ይኸው ማሰብ ይጠይቀዋል ፕሮግራሚን ነው፤ ግን ይህን ያህል አድካሚ ነው ብዬ አላስብም። ምክንያቱም የጉልበት ስራም አይጠይቅም ጀስት በአእምሮ ብቻ የሚሰራ ነገር ነው። አንድ ቦታ ላይ ቁጭ ብዬ የምሰራው ስራ ስለሆነ እኔ አድካሚ ነው ብዬ አልወስድም።

የትኛውን ባህላዊ ምግብ ትወዳለህ? እኔም የምወደው የባህላዊ ምግብ አይነት ዶሮ ወጥ ዶሮ ወጥ ዶሮ ወጥ በእንጀራ በጣም የሚመቸኝ የምግብ አይነት ነው። እኔ በጣም ነው የምወደው እሱ በስማም እንዴ እኔ በጣም ነው እሱን የምወደው እሱ በጣም የምወደው የምግብ አይነት ነው።

አዳዲስ የስራ ግንኙነቶችን ትፈጥራለህ አዳዲስ የስራ ግንኙነቶችን ትፈጥራለህ? አይ ብዙም አልፈጥርም እኔ አዳዲስ የስራ ግንኙነቶችን ፈጥሬ አላውቅም እኔ አልፈጥርም። ግን አንብቤ እነዛን በመረዳት የራሴን ስራዎችን በፍጥነት ለመስራት እጠቀምባቸዋለሁ

በእግር ምን ያህል እርቀት መጓዝ ትችላለህ? እኔ አብዛኛውን ጊዜ የአንድ ሰዓት የአንድ ሰዓት ተኩል የእግር ጉዞ ስመላለስ ነበር። ትምህርትን የተማርኩትም የአንድ ሰዓት ተኩል የእግር ጉዞ እየተመላለስኩ ተምሬያለሁ። ከዛ በላይ ያን ያህል ሄጄ አላውቅም።

በስራ ላይ ችግሮችን ትፈታለህ? አዎ በስራ ላይ የሚፈጠሩ ማንኛውም ችግሮችን እኔ መፍታት የምችላቸው ደረጃ ያሉ ችግሮችን አዎ እፈታለሁ ለነዛ ችግሮች መፍትሄ። ይሄ ነው በማለት የኔ የማውቀው በእኔ በማውቀው መጠን ችግሮችን ለመፍታት እሞክራለሁ። አዎ ችግሮችን እፈታለሁ።

ከጎረቤቶችህ ጋር ጥሩ ግንኙነት አለህ አዎ እኔ ከጎረቤቶቼ ጋር ምንም ችግር ተፈጥሮም አያቅም አለመግባባት ተፈጥሮ አያቅም እኔ ጋር ሌሎች ጋር አላቅም ግን እኔ በምኖረኝ ከእነሱ ጋር በምንገናኝባቸው ታይሞች ምንም ችግር ተፈጥሮ አያውቅም ጥሩ ግንኙነት ነው ያለው።

ጥራት ያለው ስራ ማቅረብ ትችላለህ? አዎ እኔ የምሰራቸው ስራዎች። ጥራት ያላቸው ምን አልባት ጊዜ ሊወስዱብኝ ይችሉ ይሆናል እንጂ ጥራት ያላቸውን ስራዎች ነው የማቀርበው። እኔን በሙያዬ ለምሰራቸው ስራዎች መካከል። ጥራት ያለውን ስራ ነው በማቅረብ የምታወቀው። አንድ

የምትወደው መጠጥ ምንድነው? እኔ አብዛኛውን መጠጥ የመጠጥ አፍቃሪ አይደለሁም፤ ግን እኔ ከምጠቀማቸው የመጠጥ አይነቶች መካከል ለስላሳ መጠጦች፤ እንደ ፔፕሲ፣ እንደ ኮካ፣ አይነት ሲሆኑ መጠጦች እንደነሱ አይነት እነሱን እጠቀማለሁ፤ ሌላ ብዙም የመጠጥ አይነት አልጠቀምም፤

ለበጎ አድራጎት ሰርተህ ታውቃለህ? አዎ እኔ ብዙኛውን ጊዜ በጎ አድራጎት ስራዎች ከሆኑ እነዛ ጋር እሳተፋለሁ። ለምሳሌ በዩኒቨርሲቲ ውስጥ እያለሁ። የበጎ አድራጎት ደካሞችን መጎብኘት። ደግሞ ከተማሪዎች የማይጠቀሟቸውን ነገሮችን በመሰብሰብ እነዛን ለሚያስፈልጓቸው ማህበረሰቦች ወስደን በመስጠት የበጎ አድራጎት በእነዚህ ነገሮች እሳተፋለሁ። እንዲሁም አቅመ ደካሞችን በመርዳት። እሳተፋለሁ

ዋና ሀላፊነቶችህ ምንድን ናቸው? አንደኛው ዋና ሀላፊነቴ እኔ ራሴን በራሴ ማስተዳደር መምራት ራሴን መምራት ከመጥፎና አላስፈላጊ ነገሮች ራሴን መጠበቅ ዋና ሀላፊነት ነው። እዛ በስራ በጎን ደግሞ የሚሰጡኝ ታስኮች። ለምሳሌ ኮድ ማድረግ የሆኑ ኮዶችን የሚፈጥሩ ችግሮችን እነሱን ሶልቭ ማድረግ መፈለግ። እነሱ ናቸው።

የድርጅቱን ባህል ትወዳለህ? አዎ እወዳለሁ። እኛ የምሰራበት የድርጅት ባህል። አብዛሀኛውን ጊዜ ሰዓት ማክበር ባግባቡ በሰአት መገኘት። በሰአት መውጣት እነዚህ የድርጅቱን ባህሎች አከብራለሁ። ሰውን ማክበር መከባበር መደማመጥ ያለን ሀሳብ ሸር ወይም ደግሞ የማካፈል እነዚህ ባህሎቻችን ናቸው። እንዲሁም ደግሞ የአንዱን ሃይማኖት አንዱ የማክበር እምነቱን የማክበር እነዚህ ባህሎቻችን ናቸው። የድርጅቱ ባሎች ናቸው።

ስራዎችን በቅደም ተከተል ታስቀምጣለህ ወይ? አዎ ስራዎችን በቅድም ተከተል ለምሳሌ መቅደም ያለበትን ስራ ቀድሜ ለመስራት ቅድም ተከተል አስቀምጣለሁ። ይሄን ከ በዛሬ መስራት ካለብኝ ነገ ይሄኛውን እንደየ አስፈላጊነቱ ነው። ዛሬ መሰራት ያለበትን ዛሬ ነገ መሰራት ያለበትን ነገ በማድረግ ስራዎችን በቅደም ተከተል አከናውናለሁ።

ከጸሀይ እንዴት ትጠቀማለህ? እኔ ከጸሀይ የምጠቅመው አንደኛ ለምሳሌ ልብሶቼን ካጠብኩ ልብሶቼን በማድረቅ ልብሶቼ እንዲደርቅ ስለሚደርቅ ይሄ ከፀሀይ እጠቀማለሁ። ሌላ ደግሞ በብርድ ሰዓት ከጸሀይ የወጥቼ ፀሀይ በመጠቀም እንዲሁም ከብርድ የምከላከልበት የምከላከልበት ፀሀይ ነው።

ማብሰል ትችላለህ? አዎ እችላለሁ። ምግቤን ማብሰል እችላለሁ። ምግቤን አብስዬ ነው የምመገበው። አዎ ምግብ ማብሰል እችላለሁ፣ እወዳለሁ። ያው ምግቤን አውስዬ ነው እኔ ራሴ አዘጋጅቼ ለምሳሌ በወጥ ሰርቼ ራሴ ነው አብስዬ ምበላው ምመገበው። ያ ማለት ምግብ ማብሰል እችላለሁ።

የጧት እለታዊ ተግባራችሁ ምንድነው? እኔ ጧት ላይ ላደርጋችሁ የምትችላቸው ተግባሮች አንደኛ የአካል ብቃት ንቅስቃሴዎችን እሰራለሁ ትንሽዬ ሰውነቴን ሞቅ የሚያደርጉ እንደ ዳምፒል ነገሮችን ፑሽ አፕ እና ፑል አፕ ነገሮችን እሰራለሁ ስለዚህ የአካል ብቃት እንቅስቃሴ ነው። ጠዋት ላይ የማደርገው

የስልክ ካሜራ ትጠቀማለወይ? አዎ የስልክ ካሜራ በደንብ እጠቀማለሁ የስልክ ካሜራ አንዳንዴ አስፈላጊ ካሜራ አንዳንዴ አስፈላጊ ማነሳታቸው ነገሮች ሲኖሩ ካሜራውን እጠቀማለሁ። እንዲሁ ደግሞ ራሴን ሰልፊ ካሜራ እጠቀማለሁ እጠቀማለሁ። አንድ

ኮፍያ ማድረግ ትወዳለህ አልወድም ኮፍያ ማድረግ አልወድም። አብዛኛው ጊዜ ኮፍያ የሚያደርጉ ለፀሀይ ብርሃን ለመንከባ ለመከላከል እንዲሁም ደግሞ ለጌጥ የሚጠቀሙ አሉ። እኔ ግን ከዚህ ሁሉ ምጠቀመው ነገር የለም።

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? እኔ አብዛኛውን ጊዜ በውስጥ ነው የምመርጠው። ቤት ውጭ ምናምን ብዙም መመቼ ቤት ውስጥ ይሁን ቤት ሩም ሩምጋ ወይም ደግሞ የስራ ቦታም ቢሆንም ውጭ ምናምን መንገስ አለብኝ። ዝም ውስጥ ቁጭ ብዬ ባሳልፍ ወይ ባነብ ምኑ የተ ሶሻል ሚዲያ መከታተል ይሻለኛል። ወጥቼ ምናምን መዞር ምናምን አይመችም።

የፀሀይ መውጣትን ታያለህ? አዎ ጠዋት ላይ ነው አብዛኛዉንን የሚነሳው። ያነ አያለሁ። የፀሀይ መውጣትን አያለሁ። ደስ የሚልም ድባብ ነው የሚኖራት ፀሀይ ትወጣ ስትልና ልትገባ ስትል በጣም ደስ የሚል ነገር ስላለ አብዛኛው ጊዜ ፀሀይ ስትወጣ አያለሁ።

ምን አይነት የቤት እቃዎችን ትጠቀማለህአብዛኛው ጊዜ የምጠቀመው የሆነ ብር ድስት የሆኑ ለውጥ መስሪያ ትሪ ለምግብ መብያ መመገቢያ ወንበሮች አሉ እንዲሁም ደሞ የሽንኩርት መክተፊያዎች። ምን እነዚህ እነዚህ ነገሮች እጠቀማል አንድ ሁለት ሶስት እራት አምስት